አዎ ቅርጫት አለኝ በሚገባ። እኛ ቤት የተወሰኑ ቅርጫቶች አሉ እንቁላል ማስቀመጫ በቆሸሹ ልሶችን ማስቀምጥበት ቅርጫት እና የተለያዩ እቃዎችን በቅርጫት እናስቀምጣለን። እና እኔ ብዙ ቅርጫቶች አሉኝ። ተመሳሳይ የተለያዩ ቅርጫቶች አሉኝ ማለት ነው።

አዎ በሚገባ አዳዲስ የስራ ግንኙነቶችን እፈጥራለሁ። የተለያዩ ሰዎች ጋር በመገናኘት የተለያዩ ስራዎችን እሰራለሁ የኦንላይን ስራዎችን እሰራለሁ። እንደዚህ በጉልበት የሚሰሩ ስራዎችን እሰራለሁ። እና ደግሞ በቢሮ ደረጃ የሚሰሩ ስራዎችንም ሰዎች ጋር በብዛት ለመገናኘት እፈጥራለሁም እሰራለሁም

አዎ መብረቅ በጣም አስፈሪ ነው። መብረቅ ሰዎች ላይ በደረሰ ሰዓት በጣም ጉዳት ያደርሳል፣ ቤቶችን ያወድማል፣ ሰዎችን ሁሉ ሊገ ይገላል ማለት ነው። እና መብረቅ በጣም ነው የምፈራው እኔ። በዚህ ወቅት በጣም ጉዳት ያለው ነገር ነው እና በጣም ነው የሚያስፈራው። ብልጭታው ለአይን ጥሩ አይደለም። የተለያዩ ጉዳቶችን ያመጣል ማለት ነው

አዎ በስራ ቦታ ጓደኛ አለኝ ብዙ ቆንጆ ቆንጆ የሆኑ የስራ አጋሮች አሉኝ በስብዕናቸው መልካም የሆኑ ለኔ የሚያዝኑልኝ የሆኑ ጓደኞች አሉኝ። እና ስራ ሲከብደኝ የሚያግዙኝ። የተለያዩ ጓደኞች አሉኝ በጣም ደስ ደስ የሚሉ። ችግሬን ሁሉ የሚረዱኝ የህይወት ታሪኬን የምነግራችሁ ሰዎች። ቆንጆ ቆንጆ ጓደኞች አሉኝ ማለት ነው።

በሚገባ እኔ ብዙ ጊዜ የምሰራችሁ ስራዎች ጥራት ያሉ ናቸውና አለቃዬ ደግሞ በዚህም ደስተኛ ነው። ስራ። ጥራት ያሉ ስራዎችን ነው እኔም እማቀርበው ፏ አድርጌ ሰርቼ ቆንጆ ቆንጆ ስራዎችን አቀርባለሁ ማለት ነው። አለቃዬ ደሞ በዚህ ስራዎች በጣም ደስተኛ ይሆናል። እና የደሞዝ ጭማሪም ያደርግልኛል ማለት ነው።

እኔ የምወደው መክሰስ ያው የተለያዩ መክሰሶችን እበላለሁ ብዙ ጊዜ ግን በጣም የምወደው ዳቦ ነው። ዳቦ በእንቁላል መክሰስ ስበላ በጣም ደስ ይለኛል። እና አብዛኛውን ጊዜ ዳቦ በእንቁላል ነው የምመግበው ማለት ነው። የተለያዩ መክሰሶች እበላለሁ ዙሩ አንዳንዴ ሌሎች ቺፕስ ምናምን የመሳስሉ ነገሮችን እበላለሁ ብዙ ጊዜ። በጣም የምወደው እኔም ዳቦ በእንቁላል ነው

በሚገባ ሾርባ በጣም ነው የምወደው እኔ በዛ ላይ የአትክልት ሾርባ ሲሆን ማለት ነው። ይለይብኛል አልኩህ በጣም ነው የሚመቸኝ። እና ብዙ ጊዜ ሾርባ እጠጣለሁ አብሶ በጾም ሰዓት ማታ ማታ ላይ። በብርድ ሰዓት ምናምን ሾርባ እጠጣለሁ። እና ሾርባ በመጠጣት በጣም ነው የምወደው ለሰውነትም ጥንካሬ ስለሚሆን ማለት ነው

አዎ በሚገባ የገበያውን ዋጋ መደራደር እችላለው። ብዙ ጊዜ ነጋዴ ከሚጠራው አስወድዶ ስለሆነ። እኔ ተከራክሬ ዋጋውን አወርዳለሁ ማለት ነው። ተደራድሬ እቀንስበታለሁ ማለት ነው እሱም ይስማማል። እና በገበያ መደራደር እችላለሁ ማለት ነው። እኔ

አዎ ዋይፋይ እጠቀማለሁ አንዳንዴ ነው ግን ብዙ ጊዜ የምጠቀመው እኔ ሞባይል ደታ ነው። ዋይፋይ ያው በአካባቢያችን ያሉ ቤቶች አንዳንድ ሀብታም ሀብታም የሚባሉ ቤቶች ላይ ነው ዋይፋይ ያለው እና። ወደ እነዛ አካባቢ ስንሄድ ያው ይገናኝልናል እና ዋይፋይ የዛኔ ነው የምጠቀመው። ብዙ ጊዜ ማለት ነው ዋይፋይ ከጎርቤት ነው የምጠቀመው።

ቆንጆ ጥያቄ ነው እኔ በጣም የምወደው በዓል በሙስሊሞች ኢድ የሚባለውን እና አረፋ የሚባለውን በጣም ደስ የሚለኝ በዓል ነው። እና ደግሞ ደስ የሚለኝ በዓል ያው አዲስ አመት ዘመን መለወጫ። የሆነውን ማለት ነው። እሱን አዲስ አመት በጣም ደስ ይለኛል።

አዎ በሚገባ የድርጅቱን ባህል እወደዋለሁ። ያው ደስ የማይልም ባህሪያቶች አንዳንድ ሰራተኞች ላይ ቢኖርም ግን በብዛት የድርጅቱን ባህል እወደዋለሁ በጣም ተመችቶኛል። እና ደግሞ ደስተኛ ነኝ ድርጅቱን ውስጥ በመግባቴ ማለት ነው። እና ብዙ የተለያዩ ጥቅሞች ስላሉት እነዛን እየተጠቀምኩኝ ደስተኛ ሆኛለሁ።

በዶቄ መፍጨት እኔ አላውቅም። ብዙ ጊዜ ያው ሲባል እሰማለሁ ወደ ከተማ ወደ ገጠር አካባቢ ማለት ነው እንጂ እኔ በዶቄ መፍጨት ምን ማለት እንደሆነ ብዙ ጊዜ አላውቅም። ወደ ሌላ ሀገር ያለ ባህል ነው። ኢትዮጵያ ውስጥ ሆኖ ወደ ሌላ አካባቢ ማለት ነው። እኔ ያለሁበት አካባቢ ዶቄ የሚባል መፍጫ አይታወቅም።

የምወደው ጣፋጭ ምግብ እኔ በጣም የምወደው ችብስ ምናምን ነገር ነው። እንደዚህ ትኩስ ነገራቶች ደስ ይሉኛል። እና በጣም ደግሞ ከዚህ ውጪ ደስ የሚለኝ። ስጋ ነው። ስጋ መብላት በጣም ደስ ይለኛል በጣም የምወደው ምግብ ነው። በተለይ ደግሞ የዶሮ ስጋ ማለት ነው

አዎ በሚገባ ሻማ ማብራት እወዳለሁ ሻማ ማብራት ደስ ይለኛል ማጥፋትም ደስ ይለኛል አጥፋ ስባል ራሱ ማለት ነው። እና ብዙ ጊዜ ሻማ የምናበራው እኛ አካባቢ መብራት ሲሄድ ነው። እና የተለያዩ ሃይማኖት ላይ ደግሞ ክርስትና ላይ ሰው ሲሞት ምናምን ሻማ ይበራል ማለት ነው።

በሚገባ በጣም ጥሩ ጥያቄ ነው የጠየከኝ። በተፈጥሮ ውስጥ መራመድ በጣም ነው የምወደው። እኔ በጣም ደስ ይለኛል። አካባቢዎችን ብዙ ጊዜ እጎበኛለሁ። እና- ጫካ ምናምን የሆኑ ቦታዎች ጋር በጣም መሄድ ደስ ይለኛል። ንጹህ አየር ስላለ በጣም ወደዛ አካባቢዎች መሄድ አዘወትራለሁ። እና በጣም ነው ደስ የሚለኝ።

በሚገባ አስተዳድራለሁ ያው ብዙ ጊዜ አላስተዳድርም ግን አንዳንዴ አባቴ ስራ ሲበዛበት በጀቶችን እንዳስተዳድር ያደርገኛል ማለት ነውና የዛኔ በጀቶችን አስተዳድራለሁ። ማድረግ ያለብኝን ነገር ስለማውቅ ማድረግ ያለብኝን ነገራቶች አደርጋለሁ። ቤተሰቤን እያማከርኩ ማለት ነው

ደሞዝ እዚህ እኛ ጋር ያው ቀንህ በሞላ ቁጥር ነው የምታገኘው ሰላሳ በሞላ ገፍተህ ሰላሳ ቀን በሞላህ ሰዓት ነው። የምታገኘውና ብዙ ጊዜ ቀኑ የተለያየ ነው የሚሆነው ግን። አብዛኛው ጊዜ ቀኑ አርብ ቀን ይሆናል ማለት ነው። ብዙ ጊዜ አርብ ቀን ነው ደመወዝም ማገኘው።

አዎ የመንገዴን ስም አውቃለሁ። ብዙ ጊዜ የመንገዴ ስም የሚባለው ጆን ነውና። የመንገዴን ስም አውቃለሁ እኔ የምሄድበትን የመንገዴን ስም አውቃለሁ። የተለያዩ ብዙ መንገዶች አሉና የተለያየ ስም ያላቸው ማለት ነው። እኔ ግን የምሄደው ጆን በሚባል መንገድ ነው።

ጠዋት ብዙ ጊዜ የምመገበው ምግብ እኔ እንቁላል ነው እንቁላል በዳቦ መገባለሁ ማለት ነው። በጣም የምወደው ምግብ ነው እና ብዙ ጊዜ አብዛኛውን ጊዜ እንቁላል በዳቦ እና ሻይ በዳቦ ነው የምመገበው ማለት ነው። እና አንዳንዴ ደግሞ የተለያዩ ቆንጆ ቆንጆ ቁርሶችን ማዘር እናቴ ትሰራለች ማለት ነው

አዎ እጠቀማለሁ የትንኝ መረብ ግን እኛ ጋር የትንኝ መረብ የምንጠቀመው አልፎ አልፎ ነው ማለት ነው። በክረምት ነው ብዙ ጊዜ ትንኞች የሚመጡት እኛ ጋር እና የዛኔ እጠቀማለሁ የትንኝ መረብ በኛ ሀገር ቋንቋ ሳንዜራ ይባላል ማለት ነው እና የትንኝ መረብን እጠቀማለሁ።

አዎ በሚገባ በአካባቢያችን አንድ ቆንጆ ድልድይ አለ። እና በሰፊው ድልድይ ሳይክል እንነዳለን ሰዎች ደግሞ ብዙ ጊዜ እዛ አካባቢ ላይ ይቆማሉ ማለት ነው። የተለያዩ ድልድዮች አሉ ያው እኛ አካባቢ ግን አንድ ድልድይ ነው ያለው፤ በሱ ነው ሁሌም የምሄደው ማለት ነው ወደ ትምህርት ቤት ሲሄድ።

በቀን ብዙ ውሃ እጠጣለሁ ለምሳሌ በግምት ያክል ሶስት ሊትር ውሃ በቀን እጠጣለሁ ለጤናዬ ጥሩ ስለሆነ ማለት ነው። እና ስፖርት ስለምሰራ ውሃ መጠጣት ግዴታ ስላለብኝ። በቀን ሶስት ሊትር የሚሆን ውሃ እጠጣለሁ ማለት ነው። እኔ እና አንዳንዴ ደግሞ ከዛ ምን ሊበልጥ ይችላል። አምስት ሊተርም ላደርሰው እችላለሁ።

እንደ አለም አቀፍ ደረጃ የተጓዝኩበት ሀገር የለም። እንደ ክልል ደረጃ ግን እንደ ኢትዮጵያ ያለሁት አማራ ክልል ነው አሁን ላይ እና ኦሮሞ ክልል የሚባለው ድረስ ሄጃለሁ ማለት ነው። ክረምትን ብዙ ጊዜ እዛ ማሳለፍ ደስ ይለኛል እና ክረምትን እዛ ነው የምሄደው ኦሮሞ ክልል ማለት ነው።

በትምህርት ቤት በጣም የምወደው ትምህርት ሂሳብ ነው። የሂሳብ ትምህርት በጣም ደስ ይለኛል እና በጣም ነበር የሚመቸኝ ይሄ ቀመሩ በጣም ደስ ይለኛል እና መምህር ደስ የሚለው የትምህርት በጣም ነበር ትምህርት ቤት የምወደው። መምህሩ ራሱ በጣም በቃ ስለሚመች ትምህርት በጣም ይወድድ ነበር።

በልጅነቴ ቆንጆ ቤት ነበር የምንኖረው። የልጅነት ቤቴ ያው ጠባብ ስለሆነች ደስ ትለኛለች። እኔ ስለነበርኩኝ የመጀመሪያ ልጅ እኔ ና ቤተሰቦቼ ያው መጀመሪያ ጊዜ የተከራየነው ጠባብ ነበር እና በልጅነቴ እዛች ቤት በጣም ማሳለፌ በጣም ደስ የሚለኝ እና- ያችን ቤት ነው አሁን ራሱ መግዛት የምፈልገውና የልጅ ቤቴ በጣም ደስ ትለኛለች።

አዎ ስታመም ስራ አልሄድም ከስራ እቆያለሁ ማለት ነውና። ደውዬ ለአላቃ ፍቃድ እጠይቃለሁ። ከዛ በኋላ እና ደግሞ ለጓደኞቼ አብሮኝ ለሚሰሩ ሰዎች እደውልና እንዲሸፍኑልኝ አደርጋለሁና ይሸፍኑልኛል ማለት ነው። ስራዬን እና ደሞዜ አይቆረጥብኝም።

እኔ ከእንቅልፌ የምነሳበት ሰዓት አስራ ሁለት ሰዓት ነው። አስራ ሁለት ሰዓት እነሳና ነው ግቤን እጽፋለሁኝ። ከዛ በኋላ የቀን ውሎዬን ሙሉን አሳክቼ መልሼ ወደ ሁለት ሰዓት ላይ ወደ ቤት እገባለሁኝ ማለት ነው። እና የምነሳው ከእንቅልፌ አስራ ሁለት ሰዓት ላይ ነው።

አሁን ውሃ መምጣት አውቃለሁኝ ነገር በተለያዩ መንገዶች ውሃ ይመጣሉ ማለት ነው። አንደኛ ከወንዞቹ ውሃ ይመጣል። ሁለተኛ ባምባ የሚባል ልክ ባምባ እናመጣለን። የምናመጣበት መንገድም ተሸክመን ወይም ደግሞ በእንስሳቶች ላይ ጭነን ነን። እና ደግሞ ልክ እንደዚሁ ማለት ነው በብዛት ተሸክመን ነው የምናመጣው። እና ጄሪካን የሚባል አለ። በጄሪካን ውሃ ሞልተን እናመጣለን

የጧት እለታዊ ሁሌ የምሰራቸው ተግባራቶች ብዙ ጊዜ ያው ጧት እነሳና ወደ ሃይማኖት ስፍራ ከሄድኩኝ በኋላ ተመልሼ እመለሰና የስፖርት ልብሴን ለብሼ እሮጣለሁኝ ማለት ነው። ለአተነፋፈስ ስርዓት ሩጫ ጥሩ ስለሆነ እሮጣለሁኝ። ከዛ በኋላ ካመጣኸኝ በኋላ እተጣጣብና ቁርስ እበላለሁ ማለት ከቁርስ በኋላ በቃ ወደ ስራ እምሄድበት ሰዓት ነው ማለት ነው

ከፀሀይ ከበብዙ መንገዳቶች እጠበቃለሁ እኔ አንደኛው መንገድ ያው ጥላ የሚባል አለ ጥላ እይዝና እጠላለሁ። ሁለተኛ ደግሞ ጥላ ወደሆኑ ቦታዎች የሄድኩኝ ወይ ወደ ካፌ ምናምን። ፀሀይ የማይገበብት ቦታ እየገባሁ ከፀሀይ እጠበቃለሁኝ ማለት ነው። አብዛኛውን ጊዜ ግን ጥላ ነው የምትጠቀመው ማለት ነው።

እሺ ጥሩ ጥያቄ ነው? በሳምንት እኔ ሁለት ቀን ወይ ሶስት ቀን ወደ ገበያ እሄዳለሁ። የምሄደውም የተለያዩ ስራዎችን ገበያዎችን ለመግዛት ነው ማለት ነው። ሰሞኑን ደግሞ በዓል ስለሆነ የገና በዓል እና የተለያዩ እንስሳቶችን ሽንኩርት ምናምን ለመግዛት ውደ ገበያ እሄዳለሁ። ማለት ነው።

የቤተሰቦቻችንን የምናከብረው እኛ ሁለት በዓላቶችን ነው የምናከብረው እሱም ኢድና አረፋ ይባላል። እነሱን በዓሎች ነው የምናከብረው ማለት ነው። እና በብዛት ሁለቱን በዓላቶች ቤተሰብ ጋር አከብራለሁ። አንዳንዴ ደግሞ ለየት ለየት ያሉ አዲስ አመት ምናምን ሲሆንም እናከብራለን።

አዎ ዳቦ ማብሰል እችላለሁ። ያው አንዳንዴ ዳቦ ቤቶች ስሄድ እዛ እነሱ ጋር ያስገቡኝ እና ና እስኪ ምናምን ይሉኝና ያለማምዱኛል እና ማብሰል እችላለሁ። ቤትም አንዳንዴ ለበአላትና ዝም ብለን ለቁርሶች ምናምን ደቦ እናበስላለን ማለት ነው። እና ደስ ይላል ዳቦ መስራት።

አዎ በሚገባ ልብሶቼ በስነ ስርዓት የተቀመጡ ናቸው። እኔ ልብሶቼ ከታጠቡ በኋላ እተኩሳለው ከተኮስኩኝ በኋላ አጥፋቸውና በስነ ስርዓት ከዛ በኋላ ይሄ ሽቶ ቀባቸው እና ሽቶ ከቀባችሁ በኋላ ሻንጣዬ ላይ በስነ ስርዓት አስቀምጣቸኋለሁ ሳወጣ አልቸገርም ማለት ነው።

አዎ በሚገባ የቀን መቁጠሪያ እጠቀማለሁ። ቀናቶችን ካላወቅኩኝ እቅዴን ማውጣት ስለማልችል፥ ቀናቶችን እጠቀማለሁ ማለት ነው እና የቀን መቁጠሪያ እጠቀማለሁ። ብዙ ጊዜ የቀን መቁጠሪያ ከ እንደውም ከጎኔ ከአካባቢዬ አይጠፋም። ብዙ የቀን መቁጠሪያዎች አሉኝ እና እነዚያን የቀን መቁጠሪያዎች እጠቀማለሁ ማለት ነው።

አዎ በሚገባ አመራር ሚና አለኝ። አለቃ የሚሰጠኝ የምመራው የሆነ ብዱን አለኝ። ያ ቡድን የኔ አመራ እኔ ነኝ የምመራቸው ማለት ነው። እና እኔ የማዛቸውን ሁሉ ይሰራሉ አለቃ። አለቃቸው እኔ ነኝ ማለት ነው። እና ቡድናችን የተከፋፈለ ስለሆነ እኔም አለቃ የሰጠኝ አመራር አለ ማለት ነው

እሺ የስልኬ ባትሪ በቀን ሶስት ሰዓት ያክል ይቆያል ማለት ነው። በደምብ ከተጠቀምኩበት ሶስት ሰዓት ያክል ከበዛ ደግሞ ከዛም ብዙ ደግሞ የማልጠቀምበት ከሆነ ሙሉ ቀን ሊያስጠቅመኝም ይችላል ማለት ነው እና የስልኬ ባትሪ ያው ቆንጆ ነው የስልኬ ባትሪ መጠኑ ስድስት ሺህ ስለሆነ ስልክ ባትሪ በጣም ቆንጆ ነው።

አዎ ሙዚየም መሄድ በጣም እወዳለሁ። ብዙ ሙዚየሞች አሉ፣ እንደ ኢትዮጵያ ማለት ነው እና ብዙ ጊዜ ወደ ሙዚየም እሄዳለሁ፤ ያው እኛ ሀገር ካለው አንፃር አናሳ ነው እኛ ሀገር ማለት ነው ግን እኔ እየሄድኩኝ ሙዚየሞችን እጎበኛለሁ። የጥንት ሰዎችን ቅርጽ ቅርጽ መሳሪያዎች ምናምን እመለከታለሁ።

አዎ ስነ ጥበብ እወዳለሁ በሚገባ ስነ ጥበብ በጣም ደስ ሚለኝ ነገር ነው ትምህርቱም ደስ ይለኛል። ስራዎችም ደስ ይለኛል። በጣም ስለተፈጥሮ ሚሰጡ ሚሰሩ ነገራቶች ያው እሱ በጣም ነው ደስ ሚሉኝ። በጣም ነው ሚያምሩት። እና እነዛ ስነ ጥበብን በጣም እወዳለሁ ማለት ነው።

አዎ የማስታውሰው ጥሩ መምህር አለ። በጣም ነበር ያ መምህር ተማሪዎች ጋር ያለው ግንኙነት ደስ የሚለውና በጣም ነበር። የምወደውና ደግሞ ማትስ መምህር ነበርና። ያው ዛሬ እዚህ አለም ላይ የለም በህይወት ሞቷል። ግን በጣም እስካሁን ድረስ የሚወሳ መምህር ነው እና። በጣም ደስ የሚል መምህር ነበር።

እሺ እኔ ሶስት ብርድ ልብሶችን እጠቀማለሁ ማለት ነው። ስሱን ከታች አደርገዋለው ትንሽ ደግሞ ወፈር የሚለው መሃል ላይ በጣም ወፍራሙን ከላይ አደርገዋለሁ። ከዛ በጣም ይሞቀኘል ማለት ነው። እና ሶስት ብርድ ልብሶችን በአጠቃላይ እኔ እጠቀማለሁ ከዛም በላይ ካገኘሁ ግን እጠቀማለሁኝ። አልተውም ትንሽ ስለሚባረድ

አዎ የጨርቅ ብርሃን በጣም ነው የምወደው። እኔ የጨርቀ ብርሃን በጣም ደስ የሚለው ያው እንደ ፀሀይ ስለማያቃጥል ምንም ስለማይል በጨለማ ላይ አብሶ በርቶ ሲሆን አካባቢው ሁሉን ጨለማ ሆኖ ያው ጨረቀ ብርት ስትል በጣም ነው ደስ የሚለውና በጣም ደስ የሚለው ጨረቃ። በርቶ ሳይ

እሺ ቤተሰቦቼ ያው በጣም ጥሩ ቤተሰብ ነው ያለኝ። ቤተሰቦቼ ከሁሉም ከአካባቢ ሰው ጋር ተዋደው፣ በፍቅር፣ በእኩልነት የሚኖሩ ሰዎች ናቸው፤ እና ቤተሰቦቼ በጣም ለኔ አብሶ ጥሩ ናቸው። ሁሉም ሰው ቤተሰቦቼን ይወዳቸዋል። እኔም ቤተሰቦቼን በጣም ነው የምወዳቸው ማለት ነው። እና በስነ ምግባራቸውም ይታወቃሉ።

ጠዋት በስራ ያው የተለያዩ ነገራቶችን አደርጋለሁ። ስራ ቦታ እሄዳለሁ ስሜን አስይዛለሁ። ስሜን ካሲያዝኩኝ በኋላ ደግሞ። ያው ወደ ስራዬ ስራዬ አትክልት መንከባከብ ስለሆነ አትክልቶችን ውሃ አጠጣለው ምናምን የተለያዩ ነገራቶችን በጠዋት አደርጋለሁ። ማለት ነው።

አዎ አንዳንዴ ለስራ ተጓዥ ነኝ። ያው አለቃዬ ሲያዘኝ ዛሬ እዚህ ቦታ ሄደህ አትክልት አምጣ እዚህ ቦታ ሄደህ ስራ ላቸው ትክልታቸውን ቁረጥላቸው ምናምን ሲለኝ አትክልት ባለሙያ ስለሆንኩኝ ያው ይዤ እወጣለሁኝ ማለት ነው። አንዳንዴ ሌሎች አገሮች ላይ ሁሉ እንወጣለን ማለት ነው።

አዎ በሚገባ ፀጉሬን መንከባከብ በጣም ነው የምወደው ፀጉሬን በጣም የምወደው ከሰውነት ክፍሎቼ የሁሉ ፀጉሬን ስለሆነ ፀጉሬን በጣም እንከባከባለሁኝ ማለት ነው። ያው ፀጉሬን ወደኋላ ማበጠር ደስ ይለኛል ወደኋላ ሁል ጊዜን የማደርገው። እና ፀጉሬን ማበጠር በጣም ነው የሚመቸኝ መንከባከብ ማበጠር ምናምን መተኮስ ሁሉ ይመቸኛል ማለት ነው።

መብረቅ በጣም እፈራለሁ መብረቅ ያው ካገኘህ መጥፎ ስለሆነ መብረቅ በጣም የምፈራው እኔ ማለት ነው። እና መብረቅ በሰዎች ላይም በንብረቶችም ላይ ብዙ ጉዳት ያደርጋል። ቤቶችን ያፈርሳል የሰዎችን ህይወት ሁሉ ይወስዳል ማለት ነው እና። እብርቅ በጣም ነው የምፈራው እኔ እና ብዙ ጊዜ መብረቅ ዝናብ ሲጥል መብረቅ ሲመጣ። ከቤት አልወጣም ማለት ነው።

እሺ የምወደው ፍራፍሬ በጣም ማንጎ ነው ማንጎ በጣም ነው ምወደው እኔ በጣም ይለይብሃል አልኩህ በጣም ነው ማንጎ ሚመቸኝ ማለት ነው። በጣም ምወደው ፍራፍሬ ማንጎ እና ሙስ። ሙዝ በጣም ነው ምወደው እና ደግሞ ብዙ ጊዜ ከሙዝ የተለየ አቦካዶ። በጣም እወዳለሁ ማለት ነው። ግን በጣም በብዛት እምመገበው ፍራፍሬ ማንጎ ነው ማለት ነው።

ልብሴን በወር ሁለት ጊዜ አጥባለሁኝ። ያው እኔ ልብሴን በየሶስት ቀን ነው የምቀይረው ብዙ ልብሶች ስላሉኝ። ልብሴን አንዴ በወር ሁለቴን ማጥበው ማለት ነው። በወር ሁለት ጊዜ አጥቤ ያው ብዙ ጊዜ ስለሚያስጠቅመኝ። በወር ሁለቴ ልብሴ አጠብኩኝ ማለት ነው። አንዳንዴ ደግሞ በወር ሶስቴም ላደርገው እችላለሁ ካልደከመኝ ካልሰለችኝ ማለት ነው

አዎ በምስመር ላይ እማራለው ብዙ በምስመር ላይ የምማራቸው ትምህርቶች አሉ በምስመር ላይ መማር ያገኘሁት አጋጣሚ ሁሉንም ትምህርት እወስዳለው ማለት ነው። እኔ ሁሉንም ትምህርቶችን በጣም ነው የምወደው ይመቸኛል ይመቸኛል ነው ምልህ ማለት ነው። በጣም ደስተኛ ነኝ።